የድሮ ፎቶዎችን በጣም ነው የሚይዘው ብዙ የድሮ ፎቶዎችን እይዛለሁ የድሮ ፎቶዎችን አስቀምጣለሁ የድሮ ፎቶዎችን በአለው መንገድ እይዛለሁ የድሮ ፎቶዎችን በተለያየ አጋጣሚዎች። ይዤ እንቀሳቀሳለሁ ስሄድ ራሱ ዋሌቴን እይዛለሁ ቤት ውስጥ አልበሞች አሉ። ቤት ውስጥ የተቀመጡ የተለያዩ ፎቶዎች አሉ የሚያስታውሱ የድሮውን። የአንዳንዱ ነገር ጓደኞቼን ቤተሰብ ሁሉ ነገር እና። የድሮ ፎቶዎችን በብዙ በተደጋጋሚ እይዛለሁኝ የድሮ ፎቶዎችን በማያዝ እታውቃለሁ እና። የድሮ ፎቶዎችን እይዛለሁ የድሮ ፎቶዎችን በማየት ወደዚህ ብዙ ሰዎችን አስታውሳለሁ።

አለው ግን አሁን ላይ ያለኝ ላፕቶፕ ሳይሆን ታብሌት እና ስልኮች ናቸው ያሉት ስልክ እና ታብሌት ታብሌት ነው ያለኝ እና ግን በቅርብ ላፕቶፕ እገዛለሁኝ ቆንጆ ላፕቶፕ። በጣም እወዳለሁ የላፕቶፕ እና በተለያየ ስራም ስለሚያስፈልገኝ ወደፊት ላፕቶፕ እገዛለሁኝ። ላፕቶፕ ገዝቼ አስቀምጣለሁኝ እና ላፕቶፕ እገዛለሁኝ እና ላፕቶፕ ለመግዛት ዝግጅቴን እየጨረስኩ ነው እና ላፕቶፕ እገዛለሁ። ምክንያቱም ላፕቶፕ እወዳለሁኝ እንደዚህ እለት ላይ አገልግሎት አጠቀምበታለሁኝ በዛ ላይ ደግሞ ብዙ ስራዎችን መስራት ይቻላል። በላፕቶፕ እና ብዙ ያልፈልፍል ጥቅሞች ስላሉት ወደፊት ላፕቶፕ ገዛልንና። ላፕቶፕን ለመጠቀም ለመግዛት ዝግጅቴን እየጨራስኩ እገኛለሁ

ገበያ መደራደር እደራደራለሁ ብዙ ጊዜ እንደውም በመደራደር ነው የምታውቀው እደራደራለሁ በስነ ስርዓት ተከራክሬ ተደራድሬ ነው እቃወችን የምገዛው እና በጣም ጥሩ ጥያቄ ነው የጠየከኝ የሚገርም ጥያቄ ነው። እደራደራለሁ ከተደራደርኩ በኋላ ያልነውን ነገር ዋጋ አውጥቼ ምን ያህል እንደሆነ በማወቅ ከዛ በኋላ ነው እንትን የምለው ምገዛው ወይም ምሽጠው ስለዚህ እደራራለሁኝ። በመደራደር እታውቃለሁኝ ገበያ ላይ በመደራደር እታውቃለሁኝ ዋጋ እደራደራለሁኝ ዋጋ እከራከራለሁኝ ከዛ በኋላ መግዛት የለብኝም። ነገር እገዛለሁኝ ማግኘት ያለብኝን ነገር አገኛለሁኝ እንዳልከስርም ስለምፈልግ በደንብ እከራከራለሁ ከተከራከረን በኋላ ነው የምገዛው። ስለዚህ እከራከራለሁ ብዙ ጊዜ

ኮምፒውተር መጠቀም በጣም ነው ሚያስደስተኝ ብዙ ጊዜ ኮምፒውተር እጠቀማለሁ ዴይ ቱ ዴይ በየቀኑ ኮምፒውተር እጠቀማለሁ። ኮምፒውተር በመጠቀም በጣም ነው የምታውቀው በስራም በተለያየ ምክንያቶችም ስራዬም ኮምፒውተር በጣም ስለሚፈልግ ኮምፒውተር እጠቀማለሁኝ። ኮምፒውተር አጠቃቀሜ ጥሩ በሚባል ደረጃ ኮምፒውተር እጠቀማለሁኝ እና ኮምፒውተር በመጠቀም እታወቃለህ ኮምፒውተርም ደስ ይለኛል በጣም። ለስራም እና ለተለያየ ነገሮችም በጣም አስፈላጊ ስለሆነ ኮምፒውተር በጣም አስፈላጊ ነገር ነው። በዚህ ሰዓት አሁን ያው ጊዜው የእውቀት እና የተለያዩ ነገሮች ስለሆነ የቴክኖሎጂ ስለሆነ። ኮምፒውተር በጣም አስፈላጊና ዋነኛ ለስራም ለተለያዩ ነገሮችም አስፈላጊ የሆነ ነገር አንዱ ኮምፒውተር ነው። ስለዚህ ኮምፒውተር እጠቀማለሁ

ስራዎችን በቅደም ትከተል ነው የምሰራው በቅደም ተከተል በሰአት እና በጊዜ በሰአት ስራዎችን በቅደም ተከተል ነው የምሰራው ምክንያቱም በቅደም ተከተል ከሰራኋቸው በኋላ ነው የተሻለ ውጤት ሊመጣ የሚችለው። እና ስራዎችን የሚሰራው በቅደም ተከተል በአለኝ ስኬጁል ሰዓት መሰረት በቅደም ተከተል ስራዎቹን መስራት እጨርሳለሁኝ በጊዜ በሰአት ማለት ነው። እና ስራዎችን በሰአት ነው የምጨርሰው በቅደም ተከተል ነው የምሰራው። ስለዚህ ሰዓት ሳላዛባ ጊዜ ሳላዛባ በቅደም ተከተል ስራዎችን እሰራለሁኝ። በሰአት እና በጊዜ እጨርሳለሁኝ

እድል ነገር አለኝ አዎ እድል አለኝ አዎ ብዙ ጊዜ ባይሆንም አልኮልፎ ቢሆንም ብትላለኝ ድሎችን እንሞክራለን የተለያየ ኦፖርቹኒቲዎችን እንሞክራለን በጣም ተስፋ ያለኝ ሰው ነኝ። በጣም ብዙ ጊዜ ብዙ ነገሮችን እሞክራለሁ በዛም መቅናያ ደግሞ ብዙ እድሎችን አገኛለሁ ብዙ እድሎችን ብዙ አጋጣሚዎች አጋጥመውኝ አውቃለሁ ብዙ ነገሮች ተሳክተውልኝ አውቃለሁ። እና እድል አለኝ እንደውም በአንዳንድ ጊዜ አስቸጋሪ ሁኔታዎች መካከል የምሞክራቸው እድሎች የመሳካት እንትናቸው ሁኔታቸው በጣም ከፍ ያለ ነው። እና እድሎች አሉኝ እድሎችን እንደጠቀመኝ የተለያዩ ነገሮችን አሳክቻለሁ የተለያዩ ነገሮችንም ጥቂቃለሁ። እና እድሎች አሉኝ እድሎቼንም በጋው እጠቀማለሁ በጋውም ተጠቅመኝ በስራ ላይ በማዋል በተግባር ለመዋል እድሎችን ፍሬ እንዲያፈሩ በማድረግ ሁል ጊዜ ደከመኝ ሰለቼ ሳለን እሰራለሁኝ። እና እድለኛ ነኝ። እድሎች አሉኝ እድለኛ እድልም ነገር አለኝ እድለኞች እድለኞችንም ደስ ይለኛል አበርታታለሁ ብዙ ጊዜ ስለ እድልም ሲሆን ደስ ይለኛል። እና እንትን ለኛ ነኝ እንትንም ነገር አለኝ።

ነገሮችን በስራት ነው የማስቀምጠው። በስራት በወርደር በስተክክል ነው የማስቀምጠው ነገሮች እና ነገሮችን በማስቀመጥ ነው የምታወቀው እና ነገሮችን በስነ ስርዓት አስቀምጣለሁ በቅደም ተከትለህ አስቀምጣለሁ ዋጋው አስቀምጣለሁ ግልጽ በሆነ ቦታ ግልጽ በሆነ ስፍራ አስቀምጣለሁ። እና ነገሮችን በስነ ስርዓት ነው የማስቀምጠው እና በዚህ ግልጽ እና ግንጭ በቃ ነገሮችን በደንብ አድርጌ በስርዓት በቅደም ተከተል አስቀምጣለሁኝ በስነ ስርዓት ሳይዛቡ በስነ ስርዓት አድርጌ አስቀምጣለሁኝ። እና ነገሮችን በስነ ስርዓት አስቀምጣለሁኝ። መልሴ ምንድነው? ለጠየከኝ ጥያቄ አዎ ነገሮችን በስነ ስርዓት አስቀምጣለሁ

ኦ የሚገርም ጥያቄ ነው። የጠየከኝ የሚገርም በቃ ደስ የሚል ነገር በባላችን ያው እኛ ሀገር ወይም እኛ አካባቢ ብዙ የተለያዩ ባሀሎች ስላሉ የተለያዩ ብሄር ብሄረሰቦች ስላሉ በባሀላችን ሰርግ ፕሮግራሙን በባሀላችን ሰርግ የሚከናወንበት ምን የተለያይ መንገድ ነው? በባህሉና በወጉም መሰረት ነው። እና ከ ከድሮ ጀምሮ ከበፊት ጀምሮ የመጣ ሲወርድ ሲዋረድ የመጣ በዛ መሰረት። ደስ በሚል ሁኔታ በባህል ልብሶዎች በሃይማኖት በተለያዩ ሽማግሌዎች በአገር ሽማግሌዎች ተሰብስበው ሰው ተሰብስቦው ዘመድ ተጠርቶ ጓደኛ ተጠርቶ ጎርቤት ተጠርቶ ብዙ ሰውም መጥቶ ተሰብስቦ። ድግስ ተደግሶ በቃ እንዴት ላስረዳህ በጣም የሚገርም ጥያቄ አኮ የጠየከኝ ከዛ ሰርግ ተሰርጎ ከዛ ጨዋታ ይኖራል። ዘፈን ሙዚቃ ይኖራል። የተለያዩ ሰዎች ከተለያየ ሀገር ይመጣሉ የሙሽራው ቤተሰብ ይመጣሉ የሙሽሪት ቤተሰብ ይመጣሉ። በዛ መንገድ ደስ በሚል በአማረ በተዋበ መንገድ በዓሉ በባህላችን መሰረት ሰርግ ይከናወናል። በጣም በጥሩ ሁኔታ ተከብሮ በስነ ስርዓት ይከናወናል

ጥሩ ጥያቄ ነው። የጠየቅህኝ ብዙ አይነት የቤት እቃዎች አሉኝ ብዙ አይነት ብዙ አይነት ከልብስ ከልብስ ጀምሮ ኪችን ከምሰራባቸው ከምሰራባቸው እቃውች ጀምሮ የተለያዩ ነገሮች አሉኝ ታብሌት አለኝ የላፕቶፖች ስልክ የተለያዩ ነገሮች አሉኝ። እና ብዙ ነገሮች አሉ በቤት ውስጥ እና። የቤት እቃዎችን በስነ ስርዓት ነው የምይዘው ዋጋውን ነው የምይዘው በስነ ስርዓት እያጸዳሁ በስነ ስርዓት በጥሩ ሁኔታ አድርጌ ነው የምይዘው እና ብዙ ጊዜ የቤት እቃዎቼን እተጠቀምባቸዋለሁ የቤት እቃዎች። ውድ ነገሮች ናቸው በጣም በውድ ስለምገዛቸው እኔም በአግባቡና በስነ ስርዓት ነው የምጠቀምባቸው በአግባቡ በስነ ስርዓት እያጠብኩኝ አስተካከልኩኝ በስነ ስርዓት አስቀምጨ በአግባቡ ደስ በሚል ቦታ አስቀምጨ ያጸዳኋቸው ሁል ጊዜ በንጽህና ይዤ። ማግባቡን የምጠቀምባቸው እና ብዙ አይነት የቤት እቃዎች አሉኝ እና የቤት እቃዎችን እጠቀምባቸዋለሁ ለተለያዩ አገልግሎት። ለምሳሌ ፒሲኤን ለተለያዩ ስራዎች ልትላዩና ተግባራቶች ለማንበብ የተለያዩ ትምህርቶችን ለመማር የተለያዩ ጥናታዊ ጽሁፎችን ለመስራት የተለያዩ ነገሮችን ለማየት እጠቀምበታለሁ። በቤት ውስጥ ያሉት እቃዎች ሁሉንም በተለያየ ተግባር እጠቀምባቸዋለሁ

ለጠየከኝ ጥያቄ መልሱ አወ ነው ምግብ ካለ ኖርማሊ እበላለሁኝ የቀረበ ምግብ እበላለሁኝ የቀ ምግብ እበላለሁ። ምንድነው? ቤተሰብ በልተው ምናምን ካስቀመጡልኝ እበላለሁ ሚል ቃል ይጣፍጠኛል ደስ ይለኛል። ያ ምግብ እበላለሁኝ ብዙ ጊዜ እንደዚህ አይነት ምግብ ካለ በቤቱ ውስጥ። ፈልጌ እንደውም ካለ ከተቀመጠበት ወይም። ከምግብ ቤት ሄጄ እበላለሁኝ በስነ ስርዓት ነው የምበለው ደስ ብሎኛል አጣጥሜ ምናምን ጣፍጦኝ ነው የምበላው

ሆ ሆ ሆ የሚገርም ጥያቄ የሚገርም ጥያቄ አማይዚንግ አማይዚንግ ምን አዲስ ነገር መማር ትፈልጋለህ? በሆነ ሰዓት በቃ እውቀት ነገር ላይ ተግባር ተግባር ትምህርቶችን የተግባር እውቀቶችን በተግባር የምማራቸው ብዙ ነገሮች አሉ። በጣም ብዙ ነገሮች በዲጂታል በተለያዩ ነገሮች የምማራቸው ብዙ ነገሮች አሉ። አሁን ላይ እነሱ ላይ ነው ፎከስ እያደረኩ ያሉት በጣም ብዙ ጊዜ በተለያዩ ነገሮች በቃ አለም በደረሰችበት የቴክኖሎጂ ወይም የፈጠራ ስራ ላይ በዛ ላይ አሻራየን ማስቀመጥ እፈልጋለሁ። አነባለሁ ትሬኒንጎችን እወስዳለሁ አነባለሁ ሁል ጊዜ ጠዋት ማታ አነባለሁ ራሴን አዘጋጃለሁ ራሴን አዘጋጃለሁ ራሴንም እኮ አደርጋለሁ። እና ብዙ ጊዜ ራሴን በማዘጋጀት ራሴን በማወቅ ሁል ጊዜ እጥራለሁኝ። ሁል ጊዜ አዳዲስ ነገሮችን ለመሆን ሁል ጊዜ አዳዲስ ሀሳቦችን ለመሆን ጊዜ አዳዲስ ነገሮችን ለመረዳት ለመውቅ እጥራለሁኝ ጥረት አደርጋለሁኝ አነባለሁኝ አስተካክላለሁኝ ራሴን አዘጋጃለሁኝ። ብዙ ነገሮችን አስተካክላለሁኝ እና አዲስ ነገር ለመማር በጣም ዝግጁ ነው ሁል ጊዜ

ቤቴን ባይዘወይ በስነ ስርዓት ነው የማስውበው ቤቴን በስነ ስርዓት ነው የማጸዳው የማስተካክለው ቤቴን ሁል ጊዜ ስርዓቱን ሁል ጊዜ ንህፅና ሁል ጊዜ በየእለቱ በየሰአቱም በየጊዜው ቤቴን አስተካክላለሁኝ። ቤቴን በማስተካከል በጣም በጣም እታወቃለሁኝ። እና ቤቴን አስተካክላለሁ ቤቴን በስነ ስርዓት አያለሁኝ አጸዳለሁኝ እያንዳንዱን ነገር እከታተላለሁኝ እያንዳንዱን ነገር። ሳሎን መኝታ ቤቱን ሁሉንም እያንዳንዱን ነገር እከተላለሁ አያለሁኝ አስታውላለሁኝ አስውባለሁኝ በቃ የተለያዩ ነገሮችን የተለያዩ እቃዎችን ለቤቴ እገዛለሁኝ። በጣም የሚያማምሩ እቃዎችን በጣም ደስ የሚሉ እቃዎችን ውበት ያላቸው እቃዎችን በጣም እንደሱ እቃዎችን እገዛለሁኝ። አስተካክላለሁኝ ከዛ ቤቴ በጣም ቤቴ ደስ ይላል ምናምን ሲያዩት። ቤተሰብ ሲመጣ ጓደኞች ሲመጡ ብላ ሲመጣ ምናምን እኔ ስኖር ራሱ በጣም ነው የሚያምረው። እና ቤቴን በስነ ስርዓት ነው የማስውበው በስነ ስርዓት ነው የምንከባከበው። በስነ ስርዓት ነው የምሄደው በስነ ስርዓት ነው ቤቴን የምንከበከበው

የሚገርም ጥያቄ ነው የጠየቀኝ በሰአት ነው የምገኘው በሰአት ነው የምደርሰው በሰአት ነው የምደርሰው በሰአት ነው የምገኝ ምክንያቱም ሰዓት ትልቅ ነገር ነው እና ትልቅ ዋጋ ያለው ነገር ነው። ሰው በሰአት ከተገኘኝ ዋጋው ቦታ ከተገኘኝ በተቀጠረበት ወይም በተባለበት ሰዓት ከተገኘ ስራዎችን የተለያዩ ነገሮችን በሰአት እና በጊዜው ማከናወን መስራት ይችላል። እና እኔ በሰአት ነው የምገኘው እኔ በሰአት ነው ነገሮችን የማከናውነው እኔ በሰአት ነው ሁሉን ነገር የምጨርሰው እና በሰአት እደርሳለሁኝ። ፕሮግራም ካለኝ በሰአት እደርሳለሁኝ ማተካክለው ነው ነገር ካለኝ በሰአት እደርሳለሁ። ሁሉም ነገር ለማድረግ በሰአት እደርሳለሁ እና በዚህ ማልደራደርበት ነገር ነው። በሰአት እደርሳለሁ በሰአት ጉዳይ ደግሞ ትልቅ ትኩረት አለኝ። ትልቅ ትኩረት ትልቅ ይዘት አለኝ እና በሰአት እደርሳለሁኝ። ፕሮግራም ካለኝ የሰራም ሊሆን ይችላል። የተለያዩ ፕሮግራሞች በሰአት ደርሼ ያንን ፕሮግራም የሚያንን ስራ በስነ ስርዓት ማከናወን በስነ ስርዓት ማከናወን መስራት እንደሚያስፈልገኝ። ሀላፊነቴም እንደሆነ ግዴታዬም እንደሆነ ስለሚሰማኝ በሰአት እደርሳለሁኝ በሰአት ነገሮችን ሁኔታዎችን በመስራት እታውቃለሁኝ

ዋይፋይ አዎ እጠቀማለሁ። ዋይፋይ እጠቀማለሁኝ። ዋይፋይ አለኝ። ቤት ውስጥ የቤት ዋይፋይ አለኝ። ዋይፋይ ለተለያዩ ስራዎች ለተለያዩ ቢዝነስ ስራዎች ለተለያዩ ነገሮች እጠቀማሁኝ። ዋይፋይ አለኝ አዎ። ዋይፋይ እጠቀማለሁ። ዋይፋይን ተለያዩ ነገሮች እጠቀማለሁ። ለምሳሌ ለስራ የተለያዩ ሶሻል ሚዲያ ላይ የምማራቸውን ነገሮች ይኖራ፣ ኮርሶች ይኖራሉ፣ የተለያዩ እውቀት የማገኝባቸውና የተለያዩ ምስሎችን የተለያዩ ጥፎችን አያለሁኝ። ልክ ዋይፋይ አለኝ ቤት ውስጥ። ዋይፋይ እጠቀማለሁ። በየቀኑ በየእለቱ ዋይፋይ እጠቀማለሁኝ። ዋይፋይም አለኝ ቤት ውስጥ። በዛ መንገድ ወይፋይን ለተለየ አገልግሎት ለተለየ ጥቅም አውለዋለሁኝ።

እኔ ጠዋት በጠዋት ነው የምነሳው። ጠዋት በጠዋት ተነስቼ ሻወር እወስዳለሁ ስፖርት እንቀሳቀሳለሁ ሻወር እወስዳለሁ። የተለያዩ የማነባቸው መጽሐፎች ትንሽ የተወሰነ ገጽ አነባለሁኝ ራሴን ሪፍሬሽ አደርጋለሁኝ አስታስባለሁኝ ቁርስ እበላለሁኝ። ከዛ በኋላ ወደ ስራዎቼ መስራት ወዳለብኝ ነገሮች ወዳሉብኝ ነገሮች ነው የማልፈው። እና ብዙ ጊዜ ያው በጠዋት ብዙ ጊዜ ጠዋት እነሳለሁ አስራ አንድ ሰዓት ላይ አስራ ሁለት ሰዓት ላይ መነሳት በጣም ያስደስተኛል። ቀድሜ ብነሳ በጣም የሆነ ንቅት እላለህ ወይ ምናምን ይሄውን ሀይል ይኖረኛል የሆነ አቅም ይኖረኛል እና። ያንን አቅሜንም ለመጠቀም ጠዋት ነው የምነሳው ብዙ ጊዜ እንደዛ ነው የማደርገው። ብዙ ጊዜ ልምዴ ይሄ ነው። በጧት ተነስቶ ስራዎችን መስራት በጧት ተነስቶ ራስን ማሳሳብ ሰውነትን ማሳሳብ ስፖርቱን መስራት። ጸሎት ማድረግ ለስራ መዘጋጀት ፕሮግራም ማውጣት ማንበብ መጽሐፍትን ማንበብ እውቀቶችን ማግኘት ራስን ማዘጋጀት ስለሚቀጥለው ቀን